ሻይ ትመርጣለህ እንግዲህ ቡና እና ሻይ የሚባሉ አሪፍ የሆኑ መጠጥ አይነቶች ናቸው። እንዲሁም ተቀያያሪ የምግብ ወይም የመጠጥ አይነቶች ናቸው ማለት ነው። እንግዲህ ያው እኔ እንግዲህ በልጅነቴ ሻይን እመርጥ ነበር። አሁን ግን ትንሽ ወደ ጎልማሳ እየመጣው ስለሆነ ቡናን መርጫለሁ ማለት ነው። እሱም ቡና ለየት ያለ ጥቅም ስላለው ነው ያነቃቃል ለጥናት እንዲሁም የተለያዩ ስራዎችን ለመስራት እና ንቁ ሆኖ ለማዋል ቡና አስፈላጊ ስለሆነ። በዛ ምክንያት ቡና እመርጫለሁ ማለት ነው። ስለዚህ ከሻይ ቡናን እመርጣለሁ። ቡናን መርጬ እጠጣለሁ ማለት ነው። ያው እንግዲህ ከተገኘ ካልተገኘ ሻይ እጠጣሎህ ማለት ነው። አመሰግናለሁ